አዎ ሩዝ እወዳለሁ ሩዝን መውደድ ሩዝ ብዙ ጥቅሞች አሉት እንግዲህ የተለያየ ጥቅሞች አሉት ሩዝ ምንድነው? እሱ በሩዝ ውስጥ የሚገኙት ነጥረ ነገሮች ምናልባት ትንሽ ሩዝ ውስጥ የሚነሱ አንዳንድ እንትኖች አሉ ምናልባት እነዛ እነዛ ነገሮች በሩዝ ላይ ያለንን ትኩረት ወይንም ደግሞ በሩዝስለ ሩዝ ያለንን ማስተዋል ትንሽ ሊቀንሱብን ይችላሉ እንጂ ሩዝ በጣም የሚወደድ ምግብ ነው። በተለይ ደግሞ ይሄ ባህላዊ ሲሆን በተለይ አሁን እንደ ሀገራችን ሁለት አይነት ሩዝ አለን አሁን ከህንድ የሚመጣው ሩዝ አይነት እና ኢትዮጵያ ውስጥ የሚመረተው አይነት ሩዝ ማለት ነው። እና እንደዛ ነገሮች አሁን ለኛ አሁን ለምሳሌ ከውጪ የሚመጣው ሩዝ ትንሽ ዋጋውም ወደድ ይላል እንደዚሁም ደግሞ ከበቁመትም ትንሽ ከፍ ይላል ከዛኛው ከዚህ ከእንትኑ ማለት ነው። እና ከዛ አንፃር በጣም ሩዝ እጅግ ደስ የሚል የሚወደድ ምግብ ነው። የሀገር ውስጥ ደግሞ ሩዝ ትንሽ አነስአነስ ያሉ ናቸው እንደ ስንዴ ነው የሚመስሉት ያው ተዘርቶ ነው የሚበቅለው። እና ሩዝ በጣም የሚወደድ ነው ምክንያቱም ሮዝ በአለማችን ላይ በብዛት ጥቅም ላይ ከሚሉ የምግብአይነቶች አንዱ እና ዋነኛ ነው እጅግ ደስ የሚያሰኝ ማለት ነው። ለጤናም ደግሞ እጅግ በጣም ብዙ ጥቅሜታዎች አሉት። አሁን ለምሳሌ ምን አይነት ምን አይነት ጥቅሞች ይሰጣሉ ብለን ብንገምት አሁን ይሄ ነጭ ሩዝ ወይንም ደግሞ ቡናማ ሩዝ የሚባል አለ ምናልባት ቡና ማውሩዝ ግን በእኛ በሀገራችን ላይ የተለመደ ባይሆንም የሚሰጠው ጥቅሞች ግን የተለያዩ ናቸው እና የሚሰጡት ጥቅሞች ምንድን ምንድን ናቸው? ስንል ደግሞ አንደኛው ይሄ አንደኛው ፈጣንና ፈጣን ሀይልን ለመስጠት ይረዳል ይሄ ሩዝ ማለት ነው። ስለዚህ ሩዝ በውስጡ ከፍተኛ ይሄ ካርቦሃይድሬት የሚባል ንጥረ ነገር በውስጡ ስላለ ያንን ካርቦሃይድሬት በሰውነታችን ውስጥ ሙቀት እንዲሰማን ሀይል እንዲሰጠንና ፈጣን የሆነ ለውጥ በሰውነታችን ውስጥ እንዲመጣ በማድረግ የሚረዳን ነው። ይሄ ንጥረነገር በሰውነታችን ውስጥ ወደ ግሉኮስ ለመቀየር ለሰውነታችን ለአእምሮአችንም ጭምር ማለት ነው ፈጣንናአስፈለጊ የሆነ ሀይልን ይሰጠናል ማለት ነው። ይሄ ግሉ ኮስ የሚባለው እንግዲህ በጣም አስፈላጊ ነገር ነው። ይሄ ስኳር የምንለውን የሰውነታችንመጠን በማጣ ወይንም ደግሞ በማስተካከል እንደዛ አይነት እንትኖችን ይሰጣል። እንትን ሌላኛው የምግብ የሩዝ ጥቅም ምንድነውስ? ብለን ካየን ለምግብ መፈጨት ስርዓት ጥሩ ጠሜታአለው ና ይሄ ነጭ ሩዝ የሚባሉ በተለይ በቀላሉ የሚፈጭ በመሆኑ ለሆድ ህመም ወይም ደግሞ ለተቅማጥ ጊዜ ተመራጭ ምግብ ነው። ምክንያቱም ተቅማጥ ሆድይሄ ውሃን የመምጠጥ አቅም ስላለው በሰውነታችን ውስጥ ሲገባ ያንን በሰውነታችን ውስጥ ይሄ ተቅማጥ ምን ምን ሲመጣብንምን ያደርጋል ማለት ነው ቶሎ ቶብሎ ያንን ውሃምጥጥ አድርጎ በሰውነታችን ውስጥ የሆነውን ሰውነት ብርቱ ጠንካራ እንዲሆን ያደርገዋል ማለት ነው። ይሄ ከነጩ ደግሞ ያኛው ቡና ማሮዝ የሚባለው በውስጡ ከፍተኛ ፋይበር የሚባለው ስላለው የሆድ ድርቀትን ይከላከላል የምግብ መፈጨት ሂደትንም ያቀላጥፋል ማለት ነው። እንግዲህ አሁን እነዚህ ተቃራኒ ናቸው እንደምናየው ነጮሩዝ የተቀማትጥ ምናምን ሲመጣብን ሆዳችንን ለማድረቅ ነው ይሄ ቡና ማውሩዝ ደግሞ ሆዳችንን በማለስለስ ድርቀት እንዳይመጣብን ያደርግልናል ማለት ነው። ከዛኛውይሄ ሶስተኛ ደረጃ ላይ ወይም ደግሞ ሌላ ጥቅም ብለን የምናስቀምጠው ምንድነው? እሱ ይሄ ጉሉተን ነፃ የሆነ እንትን ይሰጠናል ሩዝ በተፈጥሮ ጉሉተን የለውም ስለዚህ ጉሉተን ለማይስማማቸው እንደዚህ ከጉለተን ጋራ ተያይዞ ለሚመጡ በሽታዎች ተጋላጭ አይሆንም ማለት ነው። ስለዚህ ሰዎች እጅግ በጣም ለሰዎች ይሄኛው በጣም ተመራጭ እና ተወዳጅ የሆነ ነገር ነው። ሌላኛው ለልብ ጤንነት በተለይ ቡናማ ሩዝ ወይንም ደግሞ ይሄ ቀዩ ሩዝ የሚባለው የደም ውስጥ የኩሌስትሮል መጠንን በመቆጣጠር ይረዳናል የላይኛው የሰውነታችን ክውደትን ለመቆጣጠር እንግዲህ በጣም የሚገርመው በዘመናችን አሁን አለን ባለንበት ጊዜ የሰውነቱ ውፍረት በጣም ብዙ ሰው ያስቸግረዋል ስለዚህ ሩዝን በቀላሉ በመመገብ አዘወትሮ በመመገብ ይሄ የሰውነቱን እንትን መቆጣጠር ይችላል ማለት ነው። ስለዚህ እነዚህ እነዚህ ጥቅሞችን በ ካየናቸው በቂ ነው ብዬ አስባለሁ

በሽያጭ ላይ የህዝብ ማመላለሻ አይጠቀምም። ትጠቀማለህ አዎ ትጠቀማለህ ዝም ብላ ሻም እንደ አውቶቢስ ባስ እንደዚሁም ደግሞ አባዶላ የሚባለው አለ። ታታ የሚባለው አለ። ለዚህ እነዚህን የትራንስፖርት እንትኖች ይጠቀማል

የስራ ቦታዬ በጣም እጅግ በጣም የሚመችና እንደዚሁም ደግሞ ክቡቡ ሆኜ ነው የምሰራው ስራ ቦታዬ ላይ ደግሞ ትኩረት ስለማደርግ በስራ ቦታዬ እጅግ በጣም ተወዳጅና ሰላም መፍጠር የሚችል ሰው ነኝ። የትኛውንም ሰው መቅረብም የትኛውም ሰው ጋር መግባባት የትኛውም ሰው ጋራ አንድ ላይ ተባብሮ መስራት። እችላለሁ የሆነ የሚከብደኝ ወይም ደግሞ የሚሳናኝ ነገር የለም። እንግዲህ እኔ በስራዬ ቦታየ ላይ እንደዚህ እንደዚህ አይነት ነገሮችን ስሰራ በጣም ትኩረት ሰጥቼ ነው ምሰራ

የምወደው ልብስ በተለይ እነዚህ ዥንጉርጉር ልብስ ጥቁርና ነጭ የተቀላቀለበት ልብስ በጣም ይስበኛል። ሌላኛው በአጠቃላይ ጥሩ ጥሩ ልብሶች የሚባሉ ብራንድ ያላቸው ልብሶችን እወዳለሁ በተለይ ጥቁር ልብስ እወዳለሁ። ነጭ ልብስም እወዳለሁ ምናልባት ጊዜው ጊዜ እየጠበቅኩ ነው እንጂ እንደኔ የምለው እንደዚሁም ደግሞ በተለይ ደግሞ ሱሪዎች ነገሮች ካኪ ሱሪ ይመቸኛል እንደዚህ ደግሞ ሱፍ አይነት ሱፍ ይመችኛል። በተለይ ደግሞ ጥምጣም ወይም ደግሞ ፎጣ የሚባለው አይነት ልብስን ይመቸኛል እጅግ በጣም የሚመቸኝ ተመችቶኝ የምለብሳችሁ ልብሶች እንደነዚህ አይነት ልብሶች ናቸው

ሰነዶች አዘጋጃለሁ የማዘጋጃቸው ሰነዶች ደግሞ አንደኛ ትምህርታዊ የሆኑ ሰነዶች ናቸው እንደዚህ ትምህርታዊ የሆኑ ሰነዶች በተለይ መንፈሳዊ የሆኑ ወይዘት ያላቸው ሰነዶችን አዘጋጃለሁ። ሌላኛው ደግሞ የዩቲዩብ ለዩቲዩብ የሚሆኑ ሰነዶችን አዘጋጅቻለሁ። ምናልባት እነዚህ ስክሪፕት ተብሎ የሚታወቁትን ማለት ነው እና እነዛን ነገሮች ሲያዘጋጅ በጣም በተነካኪ በተመላንበት ቀስ ብዬ ረጋ ብዬ በማስተዋል እነዛን ነገሮች እየጻፍኩ አዘጋጅቻለሁ ማለት ነው። ሌላኛው ስታዘዝ እንደዚህ አንዳንድ ነገሮችን ሰነዶችን አዘጋጃለሁ እንደ ትምህርታዊ የሚሆኑ ጽሁፎችም ማለት ነው

ወደ ገበያ የምሄድበት ጊዜ ከሳምንት አንዴ ልወጣ እችላለሁ። ያው ገበያ ሱቅ ነው ወደ ሱቅ አካባቢ ልሄድ እችላለሁ። ከዛ በተረፈ ግን እኔ ሳልሆን የሚሄደው የሚመለከታቸው ሰዎች ናቸው ወደ ገበያ ሄደው ለቤት የሚያስፈልገውን ነገር ይዘው የሚመጡት እንጂ ብዙ ጊዜ ወደ ገበያ የምሄድበት ሰዓት የለኝም። ግን እንደዚህ ሱቅ ምናምን ሄጄ የሚያስፈልገኝን አንዳንድ ነገሮች ለራሴ ገዝቼ እመጣለሁ። ዋናው ገበያ ወደ ገበያ ግን እኔ አልሄድም

እኔ አሁን ያለሁበት የጊዜ ሁኔታ አመሻሽ ላይ ነው ወደ አስራ አንድ ሰዓት ከሰባት ደቂቃ አካባቢ ላይ ነው የሚለው። ከምሽቱ ወይም ደግሞ እየመሸ ሰርክ ሰዓት ይባላል ይሄ ሰዓት። እና በዚህ ሰዓት ላይ ነው የምንገኘው እኛ እንደ ሀገራችን እና አጠቃላይ በአገራችን ላይ ያለው የጊዜ አቆጣጠርም ከሌሎች አንፃሮች ትንሽ ለየት ያለ ነው። እና አሁን በፈረንጆቹ አቆጣጠር አምስት ሰዓት ከስምንት ደቂቃ ይላል። አሁን ግን ምሽት ላይ ስላለን እኛ ወደ ምሽት እየሄደ ስለሆነ አስራ አንድ ሰዓት ብለን ነው የምንወስደው